ኩሽና እንግዲህ በቤት ውስጥ ያለ የቆርቆሮ ቤት አለ ኩሽና ቤት ወይም የሳር ቤት የምንለው ማለት ነው። አብዛኛውን ጊዜ ኩሽና ሲባል እናቶች የሚያበስሉበት ምግብ የተለያዩ የሚበሰሉ ነገር በእሳትም ሊሆን ይችላል በኤሌክትሪክ የሚበሰሉበት ነው። ኩሽና ማለት በገጥሩ አካባቢ ነው ይሄ በአብዛኛው የሚታወቀው ኩሽና ይባላል። ከሰር ተጠቅመን ነው የምንሰራው አብዛኛውን ጊዜ ይሄ ኩሽና የሚባለው በከተማ አጠራሩ ደግሞ ማድ ቤት ይባላል ወይም ማብሰያ ቤት ተብሎ ይጠራል። ክችን ቤት ይባላል እና ይኸው የስም አጠራሩ ነው እንጂ ሁሉም የማብሰያ መንገድ ነው። ኩሽና እንግዲህ የምናበስ

እገዛ ማለት እንግዲህ የተለያዩ ሰዎችን መርዳት በጉልበት ሊሆን ይችላል። በሀሳብ ሊሆን ይችላል በገንዘብ ሊሆን ይችላል በተለያየ መንገድ። ሰዎችን መርዳት ለምሳሌ ወጣቱ ሽማግሌዎችን እናት አባቱ እ ሌላው ደከም ደከም ያሉ በአቅም አቅመ ደካማዎችን የሚረዳበት ብዙ አይነት መንገድ አለ። ስራ በማገዝ ሊሆን ይችላል። እ የኔ ቢጤ መንገድ ላይ ያሉ ሰዎችን ገንዘብ በመስጠት ዳቦ እንዲበሉ የቤት ክራያቸውን እንዲከፍሉ በማድረግ ሊሆን ይችላል። ዞሮ ሰዎችን ደካማ ጎናቸውን አይቶ ያን ደካማ ጎናቸውን እርዳታ የሚደረግላቸው ነው እገዛ ማለት። ሌላው በውቀት ሊሆን ይችላል። አሁን ትምህርት ቤት በምንማርበት ሰዓት። አንዱ ፈጣን አንዱ ደካ እ ቀስ ብሎ የሚረዳ የሰው አይኪው የተለያየ ስለሆነ። ተሎ የሚገባው አለ ቆየት ተብሎ የሚገባው አለ። ያ ተሎ የገባው ሰውዬ ቆየት ብሎ ለሚገባው ሰውዬ የሚያስረዳ የሚያግዘው። ከሆነ ይሄ እገዛ ይባላል። ይሄገዘ ይባላል። ብዙ አይነት አለ። ቤተሰብ ላይ ብዙ የተለያዩ ስራዎች አሉ። እነዛ ስራዎችን አሁን እናት አባታችን ላይ ያሉ ስራዎች አሉ። እነሱ የእናት አታባቶቻችንን ስራ እኛ የምንሰራው ምናግዛቸው ከሆነ። እገዛ ይባላል

ኮፊያ ማለት ደግሞ እንግዲህ የሰው ልጅ እራሱ ላይ የሚያደርገው ነገር ራሱ ሲመለጥ ሊሆን ይችላል ወይም እንደ አንዳንዱ ደግሞ ወጣቶች እንደ ጌጥ እንደ ፋሽን አድርገው የሚጠቀሙት አለ ኮፍያ ኮፍያው አደራረጉ የተለያየ ሊሆን ይችላል ወደፊትም ሊያደርጉት ይችላሉ ወደኋላ እንዲህ ወጣት የሚባለው ወደኋላ ወደ ጎን በቃ የፋሽም መግለጫ ስለሆነ የሚጠቀምበት ያደርገዋል ግን ኮፌያ በአብዛኛው የሚያደርጉ እነዚህ ትልልቅ ሰዎች ጠጉራቸው ተመለጠ አይናቸው ደከም ብሎ ከፀሀይ ለመከላከል የሚፈልጉት በአብዛኛው ትልልቁ ሰዎች ነው ኮፍያ ነው የሚያደርጉት። ይኸው የኮፍያ አሰራሩ የተለያየ አለ። ወደፊት ብቻ መጋረጃ ያላት ኮፍያ አለች ዙሪያው እንደው መጋረጃ ያለው ኮፌ ያለ ደግሞ ከጨርቅ የሚሰራ አናታችን ላይ ወይም እራሳችን ላይ ሄዶ ሙሉ በሙሉ ልበስ የሚያድርግ ከጨርቅ የሚሰራ አለ። በጣም ብዙ አይነት የኮፍያ አይነቶች አሉ። ዞሮ ዞሮ ያም ሆኖ በራሳችን የምንጠቀመው አብዛኛውን ጊዜ እድሜያችሁ የገፋ ሰው የሸመገሉ ሰዎች የሚጠቀሙት ነው ኮፍያ

አውሎ ንፋስ ማለት እንግዲህ በተፈጥሮ የሚከሰት ከፈጣሪ የተሰጠ በፈጣሪ አማካኝነት ሊፈጠር የሚችል አውሎ ንፋስ ማለት በእንደየአካባቢው ይለያያል። ቀዝቀዝ ወዳለ አከባቢ የሚገኝ ይኸው ሙቀት ላይም አለ አርገጥ ንፋስ ግን አብዛኛውን ወዳ ቀዝቀዝ ወዳ አላካባቢ የሚገኝ አውሎ ንፋስ ሚባል አለ በተፈጥሮ የሚገኝ ነው ይሄ። አብዛኛውን ጊዜ ሊነሳ የሚችለው ይሄ ለተራራማ ደጋማ አከባቢ ሆኖ ከአካባቢዎች ላይ ነው ንፋስ ሊነሳ የሚችለው ጎርጓዳ ላይ ያሉ ቦታ ላይ አውሎ ንፋስ አይነሳም ምክንያቱም ንፋስ ወደ ላይ ነው። በነገራችን ላይ ሀይለኛ ንፋስ ያለ ወደ ሰማይ በተጠጋን ቁጥር ሀይለኛ ንፋስ አለ። ወደ ላይ በጣም ወደ ጨረቅ ወደ ፀሀይ ራሱ በተጠጋን ቁጥር ሀይለኛ ንፋስ ሀይለኛ ብርድ እንዳለ ነው የሚነገረው ሀይለኛ ንፋስ ወደ ላይ እንዳለ ይነገራል። ጉድጓዳማ ቦታዎች ላይ ሀይለኛ አውሎ ንፋስ አይገኝም ተብሎ ጥናቱ ይነገራል። ስለዚህ እንደ በአብዛኛው አውሎ ንፋስ በጣም ዳገት ላይ እለይ ባሉ ደጋማ አከባቢዎች ላይ የሚገኝ በረሃም አከባቢዎች ላይ በሃይለኛው ንፋስ የሚነሳ እዛ አከባቢ ደግሞ የሚነሳው ንፋስ ምንድነው አጓራ ወይም አቧራ ስለሚኖር ያን አቧራ አየጠረገ ነው የሚሄደው

ሻይ ማለት እንግዲህ አብዛኛውን ጊዜ ጠዋት ልንጠቀመው የምንችለው ጠዋት ላይ የምንጠጣው ነው። ሻይ ማለት ለብርድ ብርድ ነገር ሲሰማን ሰውነታችን ሞቅ ሞቅ ለማድረግ የሚያገለግለን ነው። ሻይ በጣም ብዙ ጥቅም አለው። ይኸው ሳይበዛ ምክንያቱም ጣፋጭ ስለሆነ ሻይ ጣፋጭ ስኳር ስለምንጠቅምበት ሳይበዛ አንዳንድ ጊዜ መጠቀም ይሁን አሪፍ ነው። ሻይን አብዛኛው ጊዜ ጠዋት ነው የምንጠቀመው ሻይ በዳቦ አብዛኛው ህዝብ ይጠቀማል። እና ይሄንን ይመስላል ሻይ እንዴት ይዘጋጃል ከተባለ። ሻይ ቅጠል አለ ያ ሻይ ቅጠል ውሃ ይፈላና ሻይ ቅጠሉ አንዳንዱ ሻይ ቅጠሉ ላይ ሻይ ቅጠሉን ውሃው ላይ ጨምሮ እዛው ያፈላዋል። አንዳንዱ ደግሞ ውሃውን ብቻ አፍልቶ ከዛ ሻይ ቅጠሉን በማጥለያ አድርጎ ይቀዳዋል። ያው እንደየ አሰራሩ እንደ ሴቱም ሆና እንደ ወንዱ እንደየ አሰራሩ ይወስናል። ግን ሁለቱም ውሃና ሻይ ቅጠል በመጠቀም ነው የሚሰራው። ይኸው ስኳር አለ። ስኳር እያደረገ የሚጠቀምበት አለ ሳያደርግ የሚጠቀም አለሽ። ሻይን ምክንያቱም ጣፋጭ አዘውትሮ መጠቀም ለጤናም ጥሩ ስላልሆነ አንዳንዱ ያለ ሻይ ያለ ስኳር ይጠቀመዋል ሻይን። ግን አብዛኛው ያው ጻምናም ስለሚፈልግ በሻይ ነው የሚጠቀመው። አሰራሩም ይሄንን ይመስላል

ቅርብ እንግዲህ ማለት ጥጋችን ያለ አጠገባችን ያለ ነው። በተለያየ መንገድ ልንለካው እንችላለን። በክንዳችን ለክተን በሜትር ለክተን ሊሆን ይችላል። በካሬ ለክተን ሊሆን ይችላል በተለያየ ነገር ለክተን። አንዱን ከአንዱ በማወዳደር አይ ህንኛው ቅርብ ያለ ህንኛው ጥግ ያለ ብለን የምናወራበት ነው። ቅርብ ስንል። ለምሳሌ የኢትዮጵያ ሀገር ቅርቦች ቅርቡ ወይም ጎረቤት ሀገር ማነው የሚባል? ጂቡቲ አለ ሶማሌ አለ። ኬኒያ አለች ሱዳን አለች ኤርትራ አለች እና እነዚህ ቅርብ ቅርብ ሀገሮች ወይም ጎረቤት ሀገሮች ናቸው ብለን እናስባለን። ከእነሱ ደግሞ ቀጥለው ያሉ አሁን አሜሪካ ጀርመን ምናምን ስንል አሁን በጣም ሩቅ ሀገሮች ናቸው ከእነሱ ቀረብ የሚለው ይኖራል። ሊቢያ ምናምን እነዚህ ከሳውዲ አረቢያ ከአሜሪካ ቀረብ ብለው ኢትዮጵያ ላይ የሚገኙ ናቸው። ዞሮ አንዱን ከአንዱ በማነፃፀር ቅርባችን ያለ። ለምሳሌ ቤተሰብ እናት አባታችን እዛው ቅርባችን ያሉ ናቸው። ከእነሱ ደግሞ ትንሽ ራቅ ያሉ ጎረቤት አለ። ከጎረቤት ደግሞ ትንሽ ራቅ ብሎ የሆነ ነገር ይኖራል። ዙሮዙሮ እያነፃፀርን የምናገኘው ቅርባችን ላይ ያለ ነገር ነው። ቅርብ

ቻው ማለት እንግዲህ አብሮ የቆየ የሴት ጓደኛ ሊሆን ይችላል የወንድ ጓደኛ ሊሆን ይችላል ቤተሰብም ሊሆን ይችላል በቃ የተለያዩ ሰዎች ዞሮ ለተወሰነ ሰዓታት ለአንድ ሰዓትም ሊሆን ይችላል ለሁለት ሰዓትም ለሶስት ሰዓትም ለሰላሳ ደቂቃም ሊሆን ይችላል አብሮ የቆየ ሰው አብሮ ሲጫወት የቆየ ሰው አብሮ ሲሰራ የቆየ ሰው አብሮ ሲበላ ሲመገብ ለቆይ ይቆይና መሰነባበቻቸው የሚኖሩበት ወይም እነሱ የሚሰሩበት ስራ የተለያየ ሆኖ የመለያየ ሰዓት ሲደርስ በል ደህና ሁን በል ቻው ተባብለው የሚለያዩበት ነው ቻው ማለት።

ቀኝ ማለት እንግዲህ የሰውነታችን ክፍል ነው። ልጅ ሲፈጠር ሁለት እጅ አለው። ከሁለቱም እጅ አንዱ ቀኝ ተብሎ ይጠራል አንዱ ግራ ይባላል። አብዛኛውን ዘጠና ፐርሰንቱ ስናይ የሰው ልጅ ስራ የሚያከናውነው በቀኝ እጁ ነው። በግራው ጥቂቶች ናቸው። በተፈጥሮ አንዳንድ የሚለምዱት አለ በምክንያትም በእግራቸው የምለምዱ አለ አሁን ቀኝ እጃቸው ተሰብሮ ከሆነ በግራ እጃቸው በልምድ ይለምዱና በግራ እጃቸው ሁሉንም ነገር ማድረግ ይለምዳሉ። ግን ዘጠና ፐርሰንቱን ስንይ በተፈጥሮ። አብዛኛው ነገር የሚያደርገው በቀኝ ነው ለምሳሌ የእጅ ጽሁፍ አሁን ብናይ አብዛኛው ሰው የሚጥፈው በቀኝ እጁ ነው። ሚበላው አብዛኛው ሰው በቀኝ እጁ ነው ስለዚህ ቀኝ እጅ በጣም ብዙ ስራዎችን የምናከናውንበት ዘርፍ ብዙ ጥቅም ያለው። ግራ እጅ አይጠቅምም ማለቴ ሳይሆን ግን በይበልጥ እጃችንን የምንሰደው ወደ ስራ ቀኝ እጃችንን ነው ለማለት ነው

እንደምን አደሩ ማለት እንግዲህ የሰው ልጅ የተለያየ ቤት ያድራል ወይም የተለያየ አልጋ ቤት አሁን እንደ ከተማ ስንመጣ የተለያየ የልጅ የብቻ አልጋ አለው የባልና ሚስቴ ብቻ አለ። የሰራተኛ ብቻ አለና ከለያየቱ ስለሚያደርግ። ጠዋት ሲገናኘን እንደታደርክ ደህና አደርክ ተብሎ የመጀመር ሁኔታ አለ። ደግሞ በስራ ምክንያት ሊሆን ይችላል አንዱ አንዱ ቤት አድሮ አንዱ አንዱ ቤት ላይ ያድርንና። እና በስራ ምክንያት ሲገናኙ እንዴት አደርክ ደህና አደርክ በጎውን አደርክ ምናምን ተብሎ ተጠይቆ ስራ ይጀመራል ማለት ነው። በተለይ ይሄ በገጸር አካባቢ በጣም አለ። ደህና አደርክ እንዴት አደርክ ከብቶች እንዴት ናቸው ያ በጉስ በጎችስ? በሬው ተሻለው ያ ያነክስ የነበረው በሬ እንዴት አደረ በጎን አድሯል። እየተባለ ሰውየው ከብቱ ሳይቀር እንኳን ሰውየው ከብቱ ሳይቀር የሚጠየቅበት በጣም ደስ የሚል ባህል ወግ ማድረግ። አለን ገጠሩ አካባቢ ስንሄድ። ከተማ ስንሄድ እንኳን እንደምን አደርክ የሚባባሉት የሚተዋወቁ ካልሆነ በቀር አይበባልም። እርግጥ ለማለትም ይከብዳል ምክንያቱም ሚሊየን ህዝብ ነው ያለው ያን ሁሉ ህዝብ ደናደርክ እንዴት አደርክ ደህና አደርክ እያልክ የምትሄድበት አይደለም ስለማይመች። ገጸር ግን አወቅከው አላወቅከው መንገር ላይ ሲያገኝህ። ደህና አደርክ አባት ከሆነ ደህና አደርክ ልጄ እናትም ከሆነች ደህና አደርክ ልጄ ደህና አደርሽ ልጄ። ብሎ ነው የሚያልፍ ይወቃትም አይወቃትም። በቃ ያ ሚመልሰው ሰውዬ እግዚአብሔርን ይመስገን እህና አደርክ በቃ ደስ የሚል ነገራችን ላይ። እንደምን አደረው እንደምን አደሩ ተብሎ። ስራ ይጀመራል

እቅድ ማለት እንግዲህ ወደፊት ለምንሰራው ስራ ለምሳሌ አዲስ አመት ሲመጣ አሁን ሁለት ሺህ አስራ ስምንት ሲመጣ ነሀሴ ላይ ሁሉም ሰው እቅድ ያቅዳል ዘንድሮ ይሄንን ማድረግ አለብኝ ይሄ ይሄን መስራት አለብኝ ይሄ ይሄን አድርጌ እንዲህ አይነት ነገር ማግኘት አለብኝ። በቃ ከዚህ ከአስቸጋሪ ህይወት እዚህ ከሚከብድ ህይወት ላይ መውጣት አለብኝ ብሎ ወስኖ የሚያወጣው እቅድ አለ። ከዚህ እስከዚህ ወር ይሄን ያህል ከዚህ እስከዚህ ወር ይሄን ያህል ከዚህ እስከዚህ ወር ይሄን ያህል ቀጣይ ሁለት ሺህ አስራ ዘጠኝ ይሄንን ያህል ነገር ይዤ መገኘት አለብኝ ብሎ እቅድ ይነድፋል ወይም ያወጣል ማለት ነው። በነገራችን ላይ እቅድ በጣም አስፈላጊ ነገር ነው። እቅድ ማውጣት ብቻ አይደለም ግን ተግባር ያስፈልገዋል ያን ያወጣውን እቅድ ቀን በቀን እያደረኩት ነው ወይ እያሳካሁት ነው ወይ በወርም እየፈተሹ እንዴት ነው ጥሩ እየሄደልኝ ነው ወይ የሚለውን በሬም በመገምገም አለበት እቅድ ማውጣት ብቻ ከስኬት ከግብ አያደርስም ማለት ነው። ስለዚህ ሁሉም ሰው ያን ያወጣውን እቅድ ጥሩ የተሄደ ነው ጥሩ የተመራ ነው ወይ የሚለውን ነገር በደንብ ማቀድ አለበት ብዬ አስባለሁ ይሄ እኔ እይታ ነው።